ልብሶቼን በስርዓት ነው የማስቀምጠው ያው ልብሶችህ በስርዓት የተቀመጡ ናቸው ብለህ ነው የጠየቀኝ። እና ደግሞ እኔ ሴት ነኝ አዎ ልብሶቼን በስርዓት ነው ማስቀመጣቸው ማለት። አሁን ከስራ ስመለስ። ብዙ ልብሶች ይቆሽሻሉ እና ሲቆሽሹ አንድ ቦታ ነው ባስኬት አለኝ እዛ ማጠራቀሚያ ውስጥ ነው የማስገባው። ከዛም በኋላ እሱ ማጠራቀሚያ ውስጥ ካስገባው በኋላ ልክ ቅዳሜና እሁድ በሚመጣበት ሰዓት በሳምንት አንዴ ወይም በሁለት ሳምንት አንዴ። ልብሶቼን አጣጥባለሁ ከዛም በኋላ አጥቤ ካደረኩት በኋላ ሳጥኔ ውስጥ እያጣጠፍኩኝ በስነ ስርዓት አስቀምጣቸዋለሁ። አሁን የፒጃማ የመኝታ ልብሶች ከሆኑ እንዲሁም ደግሞ የ እንትንም ልብሶች ከሆኑ ውጪ ውጪ የምለብሳቸው የምለብሳቸውን ልብሶች ፓንቶቼን ለብቻ ጡት ማስያዣየን ለብቻ እንዲሁም ደግሞ ሻርፖቼን ለብቻ ሁሉንም በምድብ በምድብ አድርጌ ነው የማስቀምጣቸው። እና ሁሉንም ለያይቼ በየቦታቸው አስቀምጣቸዋለሁ ስለዚህ ልብሶቼን በስነ ስርዓት ነው ማስቀመጣቸው። አንዳንዴ መዝረክረክ ለራሱ ጥሩ አይደለም። ለምን? አሁን ለምሳሌ ልብሳችን ሲዝረከረክ አሁን የምንሰራው ስራ ራሱ ይበላሽብናል ፕላናችን እቅዳችን ይበላሻል። ለምሳሌ አሁን እኔ ዛሬ የዛሬ እቅዴ በቃ ክፍሌ ንጹህ ሆኖ ምናምን ነገር ካየሁትኝ ስራ የመስራት እንትኔ የመስራት ፍላጎቴ ይጨምራል። ነገር ግን አሁን ልብሶቼ እንዲሁም ደግሞ ሁሉም ነገር ተዘረክርኮ ካየሁትኝ በስነ ስርዓት ካላስቀመጥኩት ሌላም እቅድ ካለኝ እነሱንም ነገሮች ለመስራት ሞራል አጣሉ። ስለዚህ የኔንም እንትን ምንድነው? እንትኔ ሞራሌ ወይም ደግሞ የኔንም እቅዶቼን የማሳካት ወይም ደግሞ ግቦቼን የማሳካት እድሌ በጣም ከፍተኛ እንዲሆን ልብሶቼ ንጹህ ሆኖ ተደርድረው እንዲቀመጡ እፈልጋለሁ። አንዳንዴ አሁን ለምሳሌ ልክ ስራ ልወጣ ስል አሁን በስርዓት ያስቀመጥኳቸው ልብሶች ቦታቸው ስለማይጠፋኝ ቶሎ ቶሎ ስለማገኛቸው በቦታቸው የተቀመጡትን ቶሎ ስለማገኛቸው እነሱን ቶሎ ብድግ አድርጌ ልብስ አድርጌ ወደ ስራ እሄዳለሁ። ከጊዜም አኳያ በስነ ስርዓት ማስቀመጤ ከጊዜም አኳያ ጊዜን ይቆጥብልኛል ስለዚህ በስነ ስርዓት ነው የማስቀምጠው። ልክ ስመጣም ደግሞ የስራ ልብሴን አውልቅና የእንትን የመኝታ ልብሴን እለብሳለሁ እና የመኝታ ልብሴንም በስነ ስርዓት ነው የማስቀምጠው። ስለዚህ እነዚህን በስነ ስርዓት ማስቀመጤ ለራሴ አንደኛ የጠቀመኝ ነገር ጊዜዬን ይቆጥብልኛል። በሁለተኛ ደረጃ ደግሞ እቅዶቼን ልሰራ ባሰብኩበት ሰዓት ንፁህና ልብሶች የተደረደሩ ሆኖ ሳያቸው ጥሩ ስሜት ይሰማኛል። ስለዚህ ልብሶቼን በስነ ስርዓት ማስቀመጤ ለራሴም ጥሩ ነው። እና ደግሞ ብዙ ጥቅማ ጥቅሞች አሉት። ሌላው ደግሞ ልብስን በስነ ስርዓት ማስቀመጤ የሚጠቅመኝ ነገር ለምንድነው? አሁን ለምሳሌ ልብሶቹ ቢዝረከረኩ ይጨመዳደዳሉ ምናምን ነገር ግን አሁን በስነ ስርዓት ሳስቀምጣቸው በስነ ስርዓት ተሰልፈው በስነ ስርዓት ተስተካክለው ይቀመጣሉ። እና ያኔ ልሙጥ ይሆናሉ ከውያ እንኳን ባይነካው የተጨመዳደደ አይነት ልብስ አይሆንብኝም እና ለመልበስም ምቹ ይሆናል። ስለዚህ አንደኛ ልብሶቼም እድሜያቸው ከፍ እንዲል ማለት የመጠቀም እድሜያቸው ለምሳሌ አንድን ልብስ ለሁለት አመት ለሶስት አመት ልንለብሰው እንችላለን። እኔ አሁን እስከዛሬ አምስት አመት ድረስ የለበስኩት ልብስ አለ እስካሁን ድረስ እና እሷን በስነ ስርዓት ተቀምጧል። ግን ምንድነው አጠባበቂ አያያዜ ነው። አሁን ለምሳሌ ልብሶቼን ካጠብኳቸው ምን ካልኳቸው በኋላ በስነ ስርዓት ማስቀመጤ በስነ ስርዓት እየደረደርኩኝ ማስቀመጤ እና በፕሮግራም መልበሴ። ለኔ ለረጅም ሰዓት ልብሶቼ ረጅም ሰዓት እንዲቆዩ አስተዋጽኦ አበርክቶልኛል። እንዲሁም ደግሞ አሁን ረጅም ሰዓት ሲቆይ ሲባል አሁን ለምሳሌ እንትን ባልላቸው ኖሮ በስነ ስርዓት ባይቀመጡ ኖሮ አሁን ለምሳሌ የሆነ ቦታ ላይ ሲቀመጥ የሆነ ነገር ነክቶት ልብሴ ወይ ቀለም ሊደፋበት ይችላል ወይ ወጥ ነገር ነክቶት ወጡ ሊያበላሸው ይችላል። ወይ ደግሞ ሊቀደድ ይችላል አሁን ከሆነ ነገር ጋር ይያያዝና በስነ ስርዓት ካላስቀመጥኩ ሊቀደድ ይችላል። ወይ ደግሞ ፀሀይ ላይ በጣም ካቆየሁት እኛንን ልብስ ፀሀይ ላይ ፀሀይ በጣም መጥቶት ያንን ከለሩን እንትን እንዲለው እንዲያጠፋው ሊያደርገው ይችላል እና የልብሱ እድሜ ሊቀንስ ይችላል። ስለዚህ ልብሶቼን በስነ ስርዓት ነው ማስቀመጣቸውን

ውሳኔ መስጠት በደንብ እችላለሁ ብዬ ነው ማስበው ለራሴ ማለት ነው። አሁን ለምሳሌ በቅርቡ የተከሰተ ነገር ስናገር። አሁን ለምሳሌ በጣም ብዙ ስራ እየፈለኩኝ የነበረ ከዛ ሶስት ስራ አንድ ላይ መጣልኝ እና ሶስቱንም ስራዎች በደንብ አየኋቸው ከምን ከትምህርቴ አንፃር። እና ደግሞ ከገንዘቡ አንፃር ምን ያህል ይከፍላሉ ሚለውንም እያየሁኝ። በብዙ ነገር አመዛዘንኩ እና ከዛ መጨረሻ ላይ አንዱ ስራ ላይ ወስኛለሁ። እና እንደዚሁም ደግሞ ማለት ነው አብዛኛውን ጊዜ ግን ከስራ ጋር ሚመጡ ነገሮች ለኔ በጣም ለመወሰን ያስቸግሩኛል። አሁን ለምሳሌ እኔ በፊልዴ በተማርኩበት ትምህርት በእሱ ስራ ባገኝ በጣም ደስ ይለኝ ነበር የተማርኩት በኤሌክትሪካል ኢንጂነሪንግ ነው። እና በእሱ ላይ ደግሞ የተወሰነ ልምድ ነበረኝ አንድ አመት ተኩል ያህል ሰርቼ ነበር። እና ከዛ በኋላ አሁን በሱ እየፈለኩኝ እያለ ማለት ነው። እንደ ድንገት ሌላ ደግሞ በሱ እየፈለኩ ነው ግን። በትምህርት በሌላ ደግሞ በሌላ ዘርፍ ደግሞ ስራ ይመጣልኛል እና እንደ ድንገት ደግሞ በዚህኛው ስላልመጣልኝ በኤሌክትሪካሉ ስላልመጣልኝ በቃ በዚህኛው ከመጣልኝ ልግባ እልና እገባለሁ ያንን ስራ እጀምረዋለሁ ማለት ነው። ለምሳሌ የገባሁት ስራ ምን ነበረ ትምህርት ቤት ማስተማር ነበረ። ከዛ እሱን እንደገባሁኝ ደሞ ደሞዙም ጥሩ ነበር ያኔ በኢትዮጵያ ብር አስር ሺህ ብር ነበረ። ከዛ እሱን እየሰራሁኝ አንድ ወር ባልሞላ አንድ ሳምንት ባልሞላ ጊዜ ውስጥ ሌላ ስራ መጣልኝ እሱ ስራ ደግሞ በትምህርቴ ከተማርኩት ጋር ይገናኛል። እና በጣም በቃ ለመወሰን ተቸገርኩኝ ደግሞ በትምህርቴ የተማርኩበት ላይ ደግሞ የመጣው ስራ ደግሞ ደሞዙ በጣም ትንሽ ነበረ። ደሞዙ አምስት ሺህ ብር ነበረ። እና አምስት ሺህ ብር ደግሞ ለምንም ነገር ማድረግ አይቻልም። እና ይሄንን አምስት ሺህ ብርነቱን ሳይሆን ያየሁት እኔ የወደፊት አላማዬ ምን ያህል ሊሆንልኝ ይችላል ብዬ ነበር ያሰብኩተኝ። ከዛ ጥሩ ደረጃ ሊያደርሰኝ ይችላል ብዬ ስለማስብ። የትምህርት ቤቱ ስራ ግን ኖርማሊ በቃ ዝም ብዬ ልሰራ እችላለሁ ከዛ ይከፈለኛል ለጊዜው ነገር ግን ቀጣይነት የለውም ራሴን ማሳደግ ሚባል ነገር የለውም። ፍላጎቱም ያን ያህል የለኝም ለብሩ ብቻ ነው የሚሆነው። የትምህርት ቤት ስራውን ከሰራሁኝ ግን የዚህ በኤሌክትሪካል ያገኘሁት ስራ ግን በጣም አሪፍ ነበረ ማለት። በቃ ያሰራኛል አሁን ለምሳሌ ወደፊትም ደግሞ ለራሴ የሆነ ነገር መስርቼ ራሴ ብቻዬን ልስራ ብል ራሱ ያ እንትኑ ይሄ ምንድን ነው የስራ ልምዱ ለኔ በጣም ይጠቅመኛል። ስለዚህ ምንም ማረግ አልቻልኩም ይሄ ብሩን ትቼ ወደ ምን ወሰንኩኝ ወደ በትምህርቴ በተማርኩት ትምህርት ይሁን ብዬ በዛ ወሰንኩኝ እና እንደዚህ አይነት አጣብቂኝ የሆነ ውሳኔም ወስኜ አቃለሁ። ሌላ ደግሞ ከድሮ ጓደኛዬ ጋር ማለት የትዳር አጋር ሊሆነኝ ከሚችል አይነት ሰው ጋ ማለት ነው። ከእሱ ጋር ግንኙነት ነበረን እና በዛ በዛ ሰዓት ማለት በቃ እኔ ለሱ ስሜት አለኝ እሱ ለኔ አለው። አሁንም ድረስ በነገራችን ላይ አለኝ። ስሜት ማለት ለእሱ ሚሰማኝ ነገር አለ ግን ምንድን ነው? እሱ ስሜቱን ነግሮኛል እና ደግሞ በቃ ምን ያህል እንደሚወደኝ ምናምን ነግሮኛል ነገር ግን ደግሞ እኔ ያንን ነገር መቀበል አልቻልኩም። እንዴት ነው አሁን ለምሳሌ እሱ በጣም ብዙ አስቦበት ሊሆን ይችላል የነገረኝ። እኔ ግን ደግሞ ማሰቢያ ጊዜ እፈልጋለሁ። እና እሱ ደግሞ ጊዜ ሊሰጠኝ አልቻለም። በአንድ ወር ውስጥ በጣም እሱም በቃ ተጨነቀ መሰለኝ ከእኔ መስማት ሚፈልገው ነገር ይኖራል። ነገር ግን ደግሞ እኔ ደግሞ እርግጠኛ መሆን አልቻልኩም እኔ በቃ ራሴን ለሌላ ለሆነ ነገር አሳልፌ ምሰጥ ነው የመሰለኝ እና በጣም ብዙ ነገሮችን ነው በአንድ ላይ ማስበው። በቃ ብዙ ነገሮች አንድ ላይ መምጣት ጀመሩ እንዴት ነው ምንተዳደረው እንዴት ነው ምንሆነው? የሚለው ነገር በጣም አስጨነቀኝ እና በጣም እያሰብኩኝ እያሰብኩበት እያለ ጊዜም አልሰጠኝም። እና በራሱ ወሰነና በቃ እንትን ማለት አለብን መለያየት አለብን ከዚህ በኋላ እንደውም አላወራም አላወራሽም ምናምን አለኝ ማለት ነው። ምክንያቱም እኔ ልክ እሱ የጠበቀውን አይነት ምላሽ ስላልሰጠሁኝ ማለት ነው። እንግዲህ በዛ ጊዜ የኔ ጥፋት አይደለም ብዬ እሺ በቃ አንተም ከተመቸክ ይሁን ብዬ የወሰንኩበት ጊዜ አለና ስለዚህ በጣም ብዙ ውሳኔዎችን መወሰን እችላለሁ። እና ይሄንን ለማለት ያህል ነው።

ያው ኢትዮጵያዊ ሆኖ በብዛት እኔ ልብስ በእጅ አላጠበም ብዬ የማስበው ሰው የለም። እና እኔም በእጅ ልብስ አጥቤ አውቃለሁ እና በአብዛኛው ጊዜ እንደውም አሁን አሁን እንደውም የልብስ ማሽን ስላለ ነው እንጂ እኛ ቤት። በፊት በፊት ድሮ ድሮ እያለ ያኔ በደንብ ነበረ እንደውም በእጄ ልብስ ማጥበው የነበረው ነገር ግን አሁን አሁን ግን። የልብስ ማሽን ተገዝቷል ያው ዘመኑ ሲቀየር ዘመናዊ የሆኑ ነገሮችም በህይወታችን ላይ እንተገብራለን። እና የልብስ ማሽኑንም አምጥተን ቤታችን አለ እና ለዛ በእሱ በልብስ ማሽን ልብሶቼን አጥባለሁ። አሁን ለምሳሌ ቅዳሜና እሁድ እንዳልኩህ ቅዳሜና እሁድ ልብስ አጥባለሁ ማለት ከስራ እረፍት ማገኘው ቅዳሜና እሁድ ነው። ለዛ ያኔ ልብስ ምናምን አጥባለሁ ነገር ግን ስራው ምናምን የሚደራረብብኝ ከሆነ ሁሉንም ልብሶቼን አመጣና ልብስ ማሹን ውስጥ ከተዋለሁ። ከዛ ላድርጉ አደርግበትና በደንብ አድርጎ ያጥብልኛል ከዛም በኋላ አውጥቼ እኔ ማለቅለቅ ብቻ ነው። ከዛ አለቅልቄ ያው በማሽኑም ማለቅለቅ እችላለሁ ግን በጣም ብዙ ውሃ ስለሚፈጅ ማሽን ውስጥ አልከተውም። ከዛ በእጄ አመጣና አለቀልቅና ለማድረቅ ብቻ ግን ማድረቂያ ውስጥ ከትና ያደርቅልኛል ከዛ እሰጠዋለሁ ማለት ነው። እና በጣም ብዙ ስራ በሚደራረብበት ሰዓት እኔ በእጄ ማጠብ አልችልም። ነገር ግን አሁን አንዳንዴ ደግሞ ልብስ ማሽን በደንብ የማያጥባቸው ልብሶች አሉ። ለምሳሌ ነጭ ልብስ አሁን ነጭ ልብስን ብናይ እሱ ከላይ ከላይ ነው የሚያጥበው። አዎ ወጥ ቢነካው ወይ የሆነ ጥቁር ነገር ወይ ጭቃ ነገር ከነካው እሱን ነገር በደንብ ማጠብ አይችልም። ልብስ ማሽን ለዛ ግዴታ አምጥቼ በእጄ ቆንጥሬ ማጣብ አለብኝ። ስለዚህ በእጄ እንደዚህ አይነት ነጭ ልብሶች የመነቸኩ ልብሶች ከሆኑ እና እንደዚህ አይነት ልብሶችን በእጄ ነው ማጥባቸው። ሌላ ደግሞ አንዳንድ ጨሌ ያላቸው ልብስነታቸው ደግሞ የማይሆን ማለት ማሽን ውስጥ ከከተትነው ሊበላሹ የሚችሉ አሉ ለምሳሌ። አባያ አሁን ብናይ አባያ አሁን እጁ ላይ በጣም ብዙ ፈርጥ ያለው ጨሌዎች ያሉት አባያዎች ሊኖሩ ይችላሉ። እነዚህን አባያዎች ማሽን ውስጥ ከከተትኩኝ በአንዴ ይበላሻል። ልብሱ ስለዚህ ማሽን ውስጥ አልከተውም ምንድነው የማደርገው? ቀጥታ ራሴ በእጄ አጥበዋለሁ ቀስ እያልኩኝ አጥበዋለሁ ይለቃል ማለት ነው። ነገር ግን አሁን በልብስ ልብስ በእጄ ሳጥብ ማለት ነው አንዳንዴ የማስተውለው ነገር ምንድነው እጄ ውፍር ይላል ይወፍራል። ሁለተኛ ደግሞ እጄ ይጠቁርብኛል። ሶስተኛ ደግሞ እጄ በጣም ድርቅ ይላል። እና ደግሞ መልኩን ወዙን ያጣል። እጄ ማለት ነው ከእጄም አልፎ ደግሞ ራሴን ራሱ ባየው ማለት ነው። ልብስ ሳጥብ የሆነ ጥቁርቁር እላለሁ እና ምንድነው ያገረጣኛል በቃ ልብስ ማጠብ በጣም ነው የሚያለፋው። እና ልብስ ግን ያው በእጄ በደንብ አጥቤ አውቃለሁ። ሌላ ደግሞ ለምሳሌ አሁን ብርድ ልብስ ምናምን ሲሆኑ ደግሞ እሱ ደግሞ ይለያል ከልብስም ይለያል ብርድ ልብስ ሲሆን። በጣም ብዙ ጉልበት ነው የሚፈልገው ስለዚህ እነዚህን ብርድ ልብሶች በብዛት ማጥበው በማሽን ነው። በተለይ አሁን አሁን እንዳልኩህ በቃ በእንትን ነው ማጥበው በግዴታ በልብስ ማሽን ነው የማጥበው ምክንያቱም በልብስ ማሽን ካልሆነ በእጅ መቼም ነው የማልችለው። ያው እጄን ትቼ ደግሞ አብዛኛውን ጊዜ ብርድ ልብስ ሲታጠብ ደግሞ በእግር ነው የሚታጠበው ስለዚህ በእግሬ ነው ማጥበው። ልፋቱ አለ በዛ ላይ ደግሞ ማሽኑ እንደሚያጥበው እኔ ጥርት አድርጌ ማጠብ አልችልም። ምክንያቱም አንደኛ ማሽኑን ስለማይደክመው ሞተር ስለሆነ ዝም ብሎ መዞር ስለሆነ። ምንም ምንም ያህል ብርድ ልብስ ቢሆን እንኳን ስላለው ያዞረዋል። እና መቼም አይደክመውም እኔ ግን አንድ ዙር ካጠብኩትኝ ይደክመኛል። እና በደንብ የማጠብ ጉልበት አይኖረኝም። ስለዚህ እንደዚህ አይነት ከበድ ከበድ ያሉ ልብሶች ሲኖሩ ደግሞ ግዴታ በማሽን ነው ማጥበው። ነገር ግን ደግሞ አንዳንዶቹን እንዳልኩት የሚያስቸግሩ ነጭ ልብሶች ምናምን ቀለል ያሉ ምናምን ሲሆኑ ግን በእጄ አጥቧቸዋለሁ። በተለይ ደግሞ ለምሳሌ አሁን ካልሲ ካልሲ ሲሆን አሁን ማሽኑ ውስጥ ከከተትነው ማሽኑ ውስጡ ይቀረቀርና ማሽኑን ያበላሸዋል የካልሲው ማለት ነው። ስለዚህ እንደዚህ አይነት ነገሮች ካሉ ግዴታ በምንድነው የሚሆነው በእጄ ነው የሚሆነው። ስለዚህ ደሞም በእጅ በደንብ ይለቃል አሁን አዋራ ምናምን ስለሚነካው ካልሲ ግዴታ በእጅ ነው መሆን ያለበት ስለዚህ በእጄ በደንብ አድርጌ አጥባቸዋለሁ። ሌላ ደግሞ ፓንት ለምሳሌ አሁን ፓንት ራሱ በዛ በማሽን ከከተትኩትኝ ማሽኑ በጣጥሶ ነው የሚለቀው ፓንቱን ማለት ነው። ምክንያቱም ለስላሳ ስለሆነ ጨርቆቹም ስስ ስለሆኑ በአንዴ ይበጣጥሳቸዋል። ነገር ግን በእጄ ባጥበው በጥራትም ጥራትም ይሆናል ሌላ ደግሞ ያን ያህል የሚያልፋ ነገር ስላልሆነ በእጄ አጥባቸዋለሁ። ካልሲ

ልደቴን እኔ በብዛት አላከብርም ማለት ላስታውሰው እችላለሁ ውይ በዚህ ቀን ነው ለካ የተወለድኩት ልክ ቀኑ ሲደርስ ማለት ነው ጥቅምት አስራ አራት ላይ ነው የተወለድኩት። እና ልክ እሱ ሲመጣ በቃ በዚህ ቀን ነው እንዴ የተወለድኩትኝ? ውይ እንደዚህ አመት ሆነኝ ወይኔ እያረጀሁ ነው ምናምን እንደዚህ እላለው እንጂ ኬክ ገዝቼ ጓደኛ ጠርቼ ምናምን አክብሬ አላውቅም። ሲጀመር በኢስላም ልደት ማክበር አይቻልም ስለዚህ ያው ህጉን ለማክበር ያህል ማለት ነው። እና ከእሱ አንፃር አይቻልም ስለሚባል እኔ አላከብርም። እና ደግሞ ማክበሩም ደግሞ ያን ያህል ጥቅም ያለው አይመስለኝም። ማለት ጥቅም የሌለው ነገር ነው። አሁን ለምሳሌ አንድ ሰው ልደቱን ሰው ተሰብስቦ ምናምን በእንደዚህ ቀን ተወለድኩ ምናምን ብሎ ማክበሩ። ያን ያህል ጥቅሙ አይታየኝም አንደኛ ወጪ ብዛት ወጪ ነው የሚተርፈው። ማለት ወጪው ይባዛበታል አሁን ያ ሰው የተወሰነ ብር ሊኖረው ይችላል። ነገር ግን በቃ ልደቴ ደረሰ ብሎ ኬክ ሲል ልብስም ሲከራይ ሜካፑን ሲቀቡ ፀጉራቸውን ሲያስተካክሉ ምናምን ይሄ ሁሉ ወጪ ነው እና ያላግባብ ወጪ ነው የሚዳርገው ብዬ ነው የማስበው። ለመዝናናት ሰው ከፈለገ የተወሰነ ነገር አድርጎ ቀለል አድርጎ መዝናናት ይችላል። ነገር ግን ይሄ ሁሉ በቃ ጓደኛ ምናምን የሚጠራ ከሆነ በተለይ ደግሞ ለነሱ የሚመገቡት ነገር ምናምን ሲባል በጣም ብዙ ብር ነው የሚወጣው እና ከወጪ አንፃር አንደኛ አልደግፈውም። እኔ እንደ ግል አመለካከቴ አልደግፈውም። እንትንን ለማክበር ማነው ልደትን? በሌላ አኳያ ካያችሁት ደግሞ ያው ከእምነት አንፃር እንዳልኩት አይፈቀድም። ስለዚህ እኔ ከእምነት አንፃር በሱም ምክንያት እኔ አላከብርም ልደት ማለት ነው። ሌላ ደግሞ ልደት አሁን ለምሳሌ አብዛኛውን ጊዜ በጣም የሚያስደስተው ለማን ነው ለህፃናት ነው። በቃ ህፃናት ዝም ብሎ እንትኑን ይሄ ምንድነው ድባቡን ጓደኞቻቸው ህፃናት ምናምን ተሰብስበው ስለእነሱ ሲያከብሩላቸው የልደት መዝሙሮች ሲባሉ ምናምን ያኔ በቃ ህፃናት ዝም ብሎ ደስ ሊላቸው ይችላል። እንጂ አንድ አዋቂ ሰው ልደቴ ዛሬ ነው ዛሬ ተወለድኩ ምናምን እያለ እንትን ማለት ይሄ በጣም መጃጃል ነው። እንደውም ለኔ ማለት ነው ስለዚህ ከምንም ነገር አልቆጥረውም። ተወለድኩኝ በቃ እሰይ ጥሩ ነው እንኳን ተወለድኩ። በ በጤና በ በቃ ጥሩ ሁኔታ ላይ ሆኜ ከአመት አመት መሸጋገሬ እሱን ፈጣሪዬን አመሰግናለሁ። ነገር ግን ከዛ ውጪ ስለተወለድኩኝ የተለየ ነገር የተፈጠረ ነገር ስለሌለ። ማክበሩ ያን ያህል እንትን ነው ብዬ አላስብም። በቃ አስፈላጊ ነው ምናምን ብዬ አላስብም። እንደውም አንዳንዱ በጣም የሚያካብደው አለ አሁን ለምሳሌ ውይ ልደቴን ቀን እንዴት ረሳህ? ምናምን አሁን ፍቅረኛሞች ምናምን ሲኖሩ ሚስትየዋ ልትሆን ትችላለች። ወይም ማለቴ ሴቷ ማለት ነው ሴቷ ለወንዱ እንዴት የልደቴን ቀን ትረሳለህ ምናምን ብላ ለማኩረፍ ሁላ ሊኖር ይችላል። እንደውም ለኔ እንደዚህ አይነት ሰው በጣም ነው የሚያስቀኝ ምክንያቱም። ድረስ እንዴ ወደ ህፃንነት እየሄድን ነው። አንድ ሰው እኮ እድሜው በጨመረ ቁጥር አይምሮ አስተሳሰቡ እየበሰለ ነው የሚመጣው አይደል? ስንት የሚያስጨንቅ ነገር ስንት ለወደፊት የሚታሰቡ ነገሮች እያሉ የልደቴን ቀን ረሳህ ብሎ። ማኩረፍ ምን ማለት ይሄ ተገቢ ነው ብዬም አላስብም። ምክንያቱም አንደኛ የአእምሮ አስተሳሰባችንን ራሱ በጣም ዝቅ የወረደ እንዲሆን ያደርገዋል። ምክንያቱም በእንደዚህ በትንንሽ ነገር እንትን ማለት መቆጣት ወይም መጣላት ምናምን ለትልልቅ ነገር እንደማንሆን ነው የሚያሳየው እና። ማሰብ ያለብን እኛ ከእድሜያችን ላይ እድሜ ሲጨመር ወይም ልደታችን በሚመጣበት ሰዓት ማክበር ምናምን ሳይሆን። ከቻልን በዛ ጊዜ ለተለያዩ ለተጎዱ ሰዎች ወይ ደግሞ አቅም ለሌላቸው ሰዎች ሄደን ከቻልን ማለት ነው ያንን በማይሆን ነገር ከምናባክነው ብር ሄደን ለነሱ መርዳት ምግብ ሊሆን ይችላል። ወይ ደግሞ በልብስ ሊሆን ይችላል ወይ በፈለግነው ነገር ማለት ነው ብቻ። የተቸገሩ ሰዎችን ሄዶ መርዳት እንደውም እቤት ሆኖ ኬክ ገዝቶ ከጓደኛ ጋር ከማክበር በእጥፍ ይሻላል ብዬ ነው የማስበው። እና ወይ እንደዛ ማድረግ ወይ ደግሞ ለፈጣሪያችን ምስጋና ማቅረብ እንዴት ነው የምናቀርበው? ያኔ መጾም ልንጾም እንችላለን። በልደታችን ቀን እና ጾመን ፈጣሪያችንን ከ አንድ አመት ስለጨመረልን ከእድሜያችን ላይ ሌላ እድሜ ስለጨመረልን ማመስገን። እንደዚህ ነው ያለብን እንጂ ማክበር

ቃሌን የምጠብቅ ሰው ነኝ ምክንያቱም አሁን ለምሳሌ አንድ ሰው የተናገረውን ነገር የማይፈጽም ከሆነ መናገር የለበትም እኔ አሁን ለምሳሌ ለልጆች ሊሆን ይችላል። ሰዓት እገዛልሃለሁ አንተ አንደኛ ከወጣህ እኔ ሰዓት እገዛልሃለሁ ካልኩትኝ እገዛለታለሁ አሁን የእህቶቼ ልጆች አሉ ለምሳሌ እድሜያቸው ከአንድ እስከ አስራ አምስት የሆኑ ማለት ነው አስራ አምስት እንኳን ድረስ የሉም እስከ አስራ ሁለት እስከ አስራ ሶስት አመት የሆኑ ልጆች አሉ። እና ለእነሱ አሁን እኔ የሆነ ነገር እገዛላችኋለሁ ካልኳቸው በቃ አልኳቸው ነው እነሱም ያስታውሳሉ እኔም ደግሞ ቃሌን አጥፌ መገኘት ስለማልፈልግ ያንን ነገር የተናገርኩትን ነገር አደርግላችኋለሁ። እና አንድ ሰው የሆነ ነገር ተናገረ ማለት በቃሉ መገኘት አለብን። ምክንያቱም ያ ሰው በቃሉ ካልተገኘ ሌላ ቀን የሆነ ነገር ቢናገር ራሱ አመኔታ በሰዎች ዘንድ አመኔታ አይኖረውም። ስለዚህ በሰዎች ዘንድ አመኔታ እንዲኖረን ግዴታ የተናገረውን ነገር መፈጸም መቻል አለብን። አሁን ለምሳሌ እኔ ዛሬ አልመጣም እቤት አሁን እኔ ሌላ ቦታ ከሆንኩኝ እቤት አልመጣም። ካልኳቸው እና ነገር ግን ብመጣ ይሄ ቃሌን አላከበርኩም። ማለት በሌላኛው ቀንም እንደዚህ ቤት አልመጣም ካልኳቸው ውይ ይቺ ትመጣለች ዝም ብላ ነው ምናምን ነገር ስለዚህ ይጠብቁኛል ሜይቢ ምናልባት ሊጠብቁኝ ይችላሉ። ስለዚህ ምንድነው? አንድ ነገር ከተናገርን ማለት ነው ቃላችንን ማክበር መቻል አለብን ካልሆነ ሰዎች ንግግራችንን ከቁም ነገር አይቆጥሩትም። እነሱ እንኳን ደንታ ባይሰጣቸው እንኳን እኛም ደንታ ሰጥቶን ያንን ነገር መተግበር መቻል አለብን። ምክንያቱም በቃላችን መገኘት ስላለብን ስለዚህ በቃላችን መገኘት አለብን ብዬ ነው የማስበው። አንደኛ በሰዎች ዘንድ አመኔታን ይሰጠናል ሁለተኛ ደግሞ ለራሳችንም ይሰጠናል። አሁን ለምሳሌ እኔ የሆነ ነገር ለእናቴ አደርግልሻለሁ እንደዚህ እንደዚህ አሁን ለምሳሌ ደሞዝ ሲወጣ እንደዚህ አደርግልሻለሁ ምናምን ብያት። በተስፋ ሞልቻታለሁ እንበል ከዛም በኋላ ያኔ ልክ ደሞዜ ሲወጣ ብተውባት እሷ ምንም ባትለኝ እንኳን ማለት ነው እኔ ለእሷ ስለተውኩባት የሆነ ነገር ስሜት ይሰማኛል። በቃ ለምንድነው ያላደረኩላት እንደዚህ ከዛም በኋላ ራሴ ወደ መውቀስ ሁላ ልደርስ እችላለሁ። ያም ብር ደግሞ በማይሆን ነገር ላጠፋውም እችላለሁ። ስለዚህ ራሴን ራሱ እስከመውቀስ ድረስ ልደርስ ስለምችል። እኔ የሆነ ነገር ተናገርኩኝ ማለት ያንን ነገር እተገብረዋለሁ ወይም ደግሞ ቃሌን አከብራለሁ። ምክንያቱም አንደኛ ለራሴ ራሱ ለህሊናዬ እረፍት አይሰጠኝም። የሆነ ነገር ከተናገርኩኝ ውሸታም መሆን አልፈልግም። ለራሴ ለራሴ ማለት ነው አሁን ሰው ውሸታም ብሎ ሊያየኝ ይችላል ወይም ላያየኝ ይችላል አላውቅም። ነገር ግን እኔ በቃሌ አለመገኘቴ ለራሴ ራሱ ውሸታም እንደሆንኩኝ ያህል ነው የሚሰማኝ። ስለዚህ ግዴታ ምን አደርጋለሁ? የሆነ ቃል ከገባሁኝ ያንን ቃል ምንም ላድርግ ምን ሰው ይየኝም አየኝም እንትን ቢልም ከቁም ነገር ቢቆጥረውም ባይቆጥረውም ያንን ቃሌን እኔ ግን ቃሌን ከቁም ነገር ቆጥሬው ሄጄ ያልኩትን ነገር አድርጌ ነው የምመለሰው። ስለዚህ ምንድነው እኔ ቃሌን የማከብር ሰው ነኝ። በቃሌ የምገኝ ሰው ነኝ ያው የሰው ፍጹም የለም። አንዳንዴ ምናልባት ረስቸው ወይ ደግሞ በተለያየ ምክንያት አንዳንድ ቃል የአንዳንድ ነገሮችን ላላከብር እችላለሁ። የሰው ፍጹም ስለሌለ ማለት ነው ማለት መቶ መቶ በመቶ ማንኛውም ሰው የተናገረውን ነገር ያደርጋል ማለት አይቻልም። አንዳንዴ ሰው ነንና ልንሰሳሳት እንችላለን። ያንን ስህተቴን ሊነግሩኝና ሊያርሙኝ ይችላሉ። ነገር ግን እኔ እስከማውቀው ድረስ እስከምችለው ድረስ በቃሌ ለመገኘት በሙሉ በሙሉ አቋም ላይ ነው ያለው ስለዚህ ቃሌን አከብራለሁ። እጠብቃለሁ እና ደግሞ ያንን ቃሌን መጠበቄ በራሱ ለኔ ትልቅ ደስታን ይሰጠኛል። ለምሳሌ አሁን ለራሴ ለራሴ ራሱ ቃል እገባለሁ። እንዴት ነው? አሁን በዚህ ወር ስራ ማግኘት አለብኝ ወይም ደግሞ ይሄን ያህል ብር መስራት አለብኝ። ላንቺ ለራሴ ማለት ነው። እንደዚህ እንደዚህ እቃ እገዛልሻለሁ ብዬ ለራሴ ቃል እገባለሁ አይደለ ከገባሁኝ በኋላ ለራሴ ባልኩት ሰዓት መገኘት መቻሌ። ለነገም ብርታት ይሰጠኛል። ነገም የተለያየ ነገር ሳደርግ በቃ ይህንን ቃሌን እንደማከብር ስለማውቅ ሁሌ አይምሮዬን እንዳለማምደውና የተሻለ ነገር ደግሞ እንዳደርግ ይገፋፋኛል። ስለዚህ ቃሌን ማክበሬ ለሰው ብቻም ሳይሆን ለራሴ ራሱ ትልቅ ትልቅ ጥቅም

አሁን ያለሁበትን ስራ ብዙም አልወደውም ማለት የመምህርነት ስራ ላይ ነው የተሰማርቼ የምገኘው እና ማስተምረው ደግሞ የኮምፒውተር ትምህርት ነው። ነገር ግን እኔ አልወደውም ስራውን። ያን ያህል ፈልጌ አይደለም ነገር ግን የ እንትን የወር ደሞዝ ስለሌለኝ ብር እንዳገኝ ብቻ በሚለው ነበር የገባሁትኝ አስር ሺህ ብር ነው የሚከፈለኝ። ካለው ሁኔታ አንፃር ሲታይ ምንም አይልም ይሁን። ስራውን መስራቴ ለኔም ጥሩ ነው። ነገር ግን በመውደድ ደረጃ ላይ አልወደውም ስራውን። በሁለተኛ ደረጃ ደግሞ በራሴ ፊልድ በራሴ በተማርኩበት በኤሌክትሪካል ኢንጂነሪንግ ቢሆን ኖሮ ከዚህ በፊትም አንድ አመት ተኩል ያህል ሰርቻለሁ እና በሱ በጣም ወድጄው ነበር የምሰራው። አሁንም ደግሞ በሱ እየፈለኩኝ ነበረ ስራ ነገር ግን አልተሳካም አላገኘሁም። ግን ሰሞኑን እዚሁ በአይሲቲ እያስተማርኩኝ ለኢንተርቪው ተጠርቼ ነበረ ቃለመጠየቅ ሊደረግልኝ ማለት ነው። እና አስፈቅጄ ሄጄ ከአይሲቲ መምህር ነኝ ግን አስፈቅጄ ሄጄ ቃለመጠየቅ ተደርጎልኝ እንደውልልሻለን ብለውኝ ነበረ። ነገር ግን አሁን እዚህ ደግሞ በአይሲቲ መምህርነት እያስተማርኩ ነው እና በመሃል ጥሎ መውጣቱ ራሱ ከበደኝ በጣም። ማለት አሁን ትቶ መውጣቱ አንደኛ ራስ ወዳድነት ነው ምክንያቱም እዚች ጋር ትውልድ ነው እየተቀረጸ ያለው። አሁን እኔ ምንም ያህል እንትኑን የስራ ዘርፉን ባልወደውም እዚች ጋር ግን ልጆችን ነው እያስተማርኩ ያለው ልጆች ደግሞ የሚሰጣቸውን ነገር ነው የሚቀበሉት። እና አሁን እቺ ጋር እያስተማርኳቸው እኔን ተላምደውኝ ተላምደውኝ በኋላ ላይ እኔ ጥያቸው ብሄድ እነሱም አስተሳሰባቸው ሊደብራቸው ይችላል። ምክንያቱም አንደኛ እኔ የሚወዱኝ አስተማሪ ልሆን እችላለሁ እና እኔ ጥያቄው በመሄድ ሰዓት ያኔ ሊደብራቸው ይችላል። ስለዚህ አንድ እሱን ሁለት ደግሞ እነሱን ብቻ ሳይሆን ደግሞ ትምህርቱንም እበድለዋለሁ ማለት። አሁን እኔ እያስተማርኩኝ እኔ የምጠቀመውበት ዘዴ ይኖራል። እና እኔ ከምጠቀምበት ዘዴ ደግሞ አልፎ ሌላ አስተማሪ በሚገባበት ሰዓት የኔን አይነት የትምህርት አሰጣጥ ላይሰጥ ይችላል። እና ያኔ ተማሪዎቹም ሊጎዱ ይችላሉ ፍላጎታቸውም ሊጠፋ ይችላል። እና እዚች ጋር አሁን እኔ ብወደውም ባልወደውም ስራውን አንዴ ከጀመርኩትኝ እስከምጨርስ ድረስ ወይም አመቱ እስከሚያልቅ ድረስ ግዴታ መቀጠል መቻል አለብኝ። ካልሆነ ይሄ የራሱ ወዳድነት ነው ብዬ ነው የማስበው። እንደኔ እንደኔ ማለት ነው። ነገር ግን ደግሞ በጣም የምወደው ስራ ደግሞ ቃለመጠይቅ ተደረገልኝ አሁን እሱም ባልፍ ደግሞ እንዴት ነው እራሴንስ መበደል አይሆንም? ወይ እዚች ጋር የማልሰራውን ስራ እየሰራሁኝ የማልወደውን ስራ እየሰራሁኝ። የምወደውን ስራ መተው ግን ለኔ ለወደፊት ጥሩ ነው ወይ ብዬ ሳስብ ለኔ ጥሩ አይደለም። ነገር ግን አሁን እቺ ጋር ሰውን መበደልም ወይም ሰውን ደግሞ አጉል አድርጎ መውጣት ደግሞ ወይም ደግሞ ያጎረሰንን እጅ መንከስ። ተገቢ ነው ብዬ ስለማላስብ። በመምህርነቱም ያ ባልወደውም ይህንን አመት እስከሚያልቅ ድረስ ራሱ ቢያንስ ሁለት ሺህ አስራ ስምንት እስከሚያልቅ ድረስ። ልቀጥለው አስቤያለሁ። እና ያኛውን ግን ደግሞ ቃለመጠይ ያደረጉልኝን ምናልባት እስቲ ከተቻለ እንደ ፈጣሪ ፍቃድ ሆኖ እንደ አላህባ ፍቃድ ሆኖ ከተቻለ በእንትን ልጠይቃችሁ አስቤያለሁ ያው ስራው እቤት ሆኖም የተላከልኝ የተለያዩ ዲዛይኖች እየተላኩልኝ መስራት ስለምችል። እንደዛ ለመጠየቅ ሀሳቡ አለኝ። እዚህ ሆኜ ለአንድ ለሶስት ወር ያህል እንድ እንትን እንድል እንድሰራው ከዛም በኋላ ደግሞ ከተፈቀደልኝ ከሶስት ወር በኋላ እንደ ቋሚነት እነሱ ጋር ገብቼ እንድሰራ እንዲፈቅዱልኝ ልጠይቃቸውም እያሰብኩኝ ነው። ያው አላህ ካለ ይሄም ይሳካልኛል። ማለት እሺ ሊሉኝ ይችላሉ። ስለዚህ እስቲ እሞክራለሁ ብዬ አስባለሁ። ያው ማለፌንም አላወቅኩም። ገና ነገር ግን ዛሬ ቃለ መጠይቅ ባደረኩበት ልክ ሳየው ጥሩ አቀባበል ነበራቸው እነሱ እና ደግሞ ቻንሱን የሚሰጡኝ ስለመሰለኝ ነው ይሄንን ያልኩትኝ። እና እንዲህ ቢቻልና እሺ ቢሉኝ እጅግ እጅግ እጅግ በጣም ደስ ይለኝ ነበረ። ያው ሁኔታዎች እንዳለ መስመር እየያዙልኝ እንደሆነ አድርጌ ይሰማኝ ነበር። እና ቢሳካ በጣም ደስ ይለኛል። እና አሁን ላይ ያለሁበት ስራን ግን አልወደውም። ነገር ግን በኤሌክትሪካል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

የስልክ ካሜራ እጠቀማለሁ። ማለት አሁን ለምሳሌ እኔ የምሰራው ስራ የኬክ ስራ ነውና ለኬክ ስራ ደግሞ ግዴታ ፎቶ ማንሳት ይጠበቅብኛል። እና ፎቶ ለማንሳት ደግሞ ይሄ የእንትኑ ካሜራ የለኝም። ፎቶ ቤት ያላቸው አይነት ካሜራ የለኝም። ለዛ እኔ የምጠቀመው የስልክ ካሜራዬን ነው። ስለዚህ የስልክ ካሜራዬን ጠርጌያት አሪፍ አድርጋ እንድታነሳልኝ አድርጌ ፎቶ አነሳለሁ ኬኮቼን ማለት ነው። በተጨማሪም ከኬክ ሌላ ደግሞ ለምሳሌ እኔ አሁን አንዳንድ የሰርግ ወይ ደግሞ የተለያየ አይነት ዝግጅት በሚኖርበት ሰዓት እኔም ራሴን በስልክ ነው የማነሳው። ያው እንደ ማስታወሻነትም ይጠቅመኛል። ለዛ በስልክ አነሳለሁ ራሴን ማለት ነው። ሌላ ደግሞ አንዳንድ ካፌ በምንሄድበት ሰዓት ደግሞ ለምሳሌ የምንመገበውን ምግብ ሊሆን ይችላል የምንጠጣውን ነገር ሊሆን ይችላል የተለየ ነገር ከመሰለኝ ወይም ያምር ነገር ከመሰለኝ እነሱን እንደ ማስታወሻ እንዲቀመጥልኝ ስለምፈልግ በስልክ ካሜራዬ አነሳለሁ። ስለዚህ በስልክ ካሜራዬ በደንብ ነው የምጠቀመው። በደንብ ነው ፎቶ የማነሳበት። እና ለኔም ያዝናናኛል። ወደኋላ መልሼ ሳየው ያ ነገር እንደ ማስታወሻነት ስለሚያገለግል ሁሉንም ነገር በስልኬ እጠቀማለሁ። የስልክ ካሜራዬን ተጠቅሜ ፎቶ አነሳበታለሁ። ሌላ ደግሞ ለምሳሌ ማስታወሻ ቪዲዮዎች ምናምን እነዚህ ነገሮችንም ከፈለኩኝ የስልኬን ካሜራ እጠቀማለሁ። ስለዚህ የስልክ ካሜራ በጣም ጠቃሚ ነገር ነው። ምክንያቱም አሁን ለምሳሌ በዚህ ባለንበት ዘመን ላይ አሁን ይሄ የስልክ ካሜራውን ባንጠቀም ስለስለተለያዩ ነገሮች መረጃ በቀላሉ አይደርሰንም። አሁን አሁን እኛ መረጃን በአይናችን ከላየን በስተቀር የማናምንበት ደረጃ ላይ ነው ያለው። አሁን የሆነ ሰው መጥቶ የሆነ ነገር ቢነግረኝ ያን ሰው የማመን እንትኔ ሃምሳ ሃምሳ ነው የሚሆነው። ስለዚህ ያንን ነገር በደንብ ለማመን ግዴታ ምን ማድረግ አለብን? ያንን ሰው ፎቶ በሚያነሳበት ሰዓት ያ የተነሳውን ፎቶ አይቼ እኔ ስለሚገባኝ በቀላሉ ለመግባባት ይጠቅማል ማለት ነው። ስለዚህ እኔ እየሰጥኩ ካሜራዬን በደንብ ነው የምትጠቀመው። ሌላ ደግሞ የስልክ ካሜራ የምትጠቀመው ያው እንዳልኩት ለስራዬ ልጠቀምበት እችላለሁ። ሌላ ደግሞ አሁን ተፈጥሮ ራሱ አሁን ልክ ፀሀይ ስትገባ፣ ፀሀይ ስትወጣ ያለውን ድባብ ራሱ ለመቅረጽ እና ደግሞ በቃ ማስታወሻነት ለመያዝ በጣም ይጠቅማል። ሌላ ደግሞ አሁን ለምሳሌ የሆነ ቤት ሩቅ የሆነ ቦታ ላይ ቢኖር ያንን ቦታ በደንብ ዙም አድርጌ በደንብ አድርጌ ቀረብ አድርጌ ፎቶ ባነሳ ያንን ነገር እዛ ቦታ ላይ መሄድ ሳይጠበቅብኝ በዚህ በቴክኖሎጂ ባለው በካሜራ ተጠቅሜ ያንን ነገር ማየት እችላለሁ። ስለዚህ የስልክ ካሜራን መጠቀም እንደ ግዴታ ነው ብዬ የማስበው ማለት ነው። አሁን ለምሳሌ አንዳንዴ ማንጠቀምባቸው ሁኔታዎች ይኖራሉ። ለምሳሌ አንዳንድ ሰው ፎቶ መነሳት ላይወድ ይችላል። ወይም ደግሞ ከሃይማኖት አኳያም ላይፈቀድ ይችላል። እና ያኔ ያኔ የሰውን ፍቃድ ጠይቆ ከዛም በኋላ ማንሳት ነው እንጂ በዘፈቀደ ዝም ብሎ የሆነን ሰው ሄዶ ማንሳት ያ ተገቢ ነው ብዬ አላስብም። ስለዚህ ፎቶ ካሜራ ስንጠቀም እያስተዋልን ቢሆን መልካም ነው ብዬ አስባለሁ። ሌላው ደግሞ የስልክ ካሜራ ጥራት ደግሞ ይወስነዋል። አሁን ለምሳሌ አሁን ቲክቶክ ላይ ወይ ሌላም የማህበራዊ ገጽ ላይ በደንብ ታዋቂ ለመሆን ከፈለግን ሰው ምን ያህል የስልካችንን ጥራት ያያል? አሁን ለምሳሌ የድሮ ስልኮች ላይና አሁን አሁን ደግሞ እየተሻሻሉ እየተሻሻሉ የመጡ የስልክ ካሜራዎች ጥራታቸው በጣም የተለያየ ነው። ለምሳሌ አሁን እኔ ኬኬን በድሮ ስልክ እና በአሁን ስልክ በማነሳበት ሰዓት እኩል አይነት ውጤት አላይም። ያው በአሁኑ ስልክ ያነሳሁት በደንብ የበለጠ ጥርት ብሎ ይታያል። እንዲሁም ደግሞ የሰው አይን ውስጥ በቀላሉ ለመግባት ቅርብ ይሆናል። ያኛውን ግን በማነሳበት ሰዓት በድሮው በጣም ፍዝዝ ይላል። ለማየት ይከብዳል። እና ደግሞ ብዙም ስለማይሰብ ሰውም ኬኬን የማየት ቻንሱ በጣም ትንሽ ይሆናል። በዛውም ልክ ደግሞ እኛም ፎቶ ስንነሳ ጥርት ባለ ካሜራ ስንነሳ ያለው እና በኖርማል ካሜራ በድሮ ስልክ ካሜራ ስንነሳ ያለው ጥራት አንድ አይደለም። ስለዚህ ስልክ ካሜራ መጠቀም